እኔ የምወደው ሙዚቃ ብዙ ጊዜ ከምወዳቸው ሙዚቃዎች ቆየት ያሉ ሙዚቃዎች የድሮ ሙዚቃዎች ከሚባሉ ኦልድስ የሚባሉ ቆየት ያሉ የሆነ ሙዚቃዎች ዜማዎች በጣም እወዳለሁ፤ አድናቂው ነኝ ብዙ ጊዜ እንደውም ምንድነው ያው አሁኑ ከምንሰማችሁ ሙዚቃዎች ይልቅ በሙዚቃ ባንድ የታጀው ቢሆንም በዘመናዊ በሰለጠነም ቢሆንም የድሮ በክራር እንደዚህ በበገና በተለያዩ ነገሮች ስንጠቀም የተሻለ ድምጸት አላቸውና በደንብ አድርጌ ነው የማዳምጠውና የምወደው የድሮ ሙዚቃ ማለት ነው።

ሾርባ መጠጣት በጣም ነው የምወደው እንደውም እኔ ያው አስም ታማሚ ነኝና። ብዙ ጊዜ እንደዚህ ወደ ማታ አመቻች አካቢና ጠዋት ላይ እንደዚህ በእሁድ ቀን በረፍት ቀን። ሾርዋ እሰራለሁ ማለት ነው በያው በጾም ሾርባም የፍስክ ሾርባም አሉ። ከእነሱ ውስጥ እንደውም ብዙ ጊዜ የምትጠቀሙበት እኔ እንኳን በአትክልት የሚሰራ ሾርባ ነው። እና በጣም ነው የሚመችን የኔም ሾርባም በጣም ነው የምወደው ማለት ነው።

በልጅነቴ መጫወት የምወደው የነበረው ጨዋታ ያ አኩኩሉ እንደዚህ የልጅነት ጨዋታዎች መስመር በማስመር መሬት ላይ በማስመር እየዘለንን የምንጫወተውበት ጨዋታዎች አሉ። እና በልጅነቴ በጣም እኮ የምወደው ነገር ግን አኮኩሉ የተባባልን ድብብቆሽ የምንለውን ማለት ነው። እንደዛ አይነት ጨዋታዎች በጣም እወድ ነበር በልጅነቴ አይ ነበር እጫወትም ነበረ።

የህዝብ ማመላለሻ አውቶቡሾች ያው አንዳንድ ጊዜ ምኒማስ በማይኖርበት ጊዜ ላይ የህዝብ ማመላለሻ ትላልቅ አውቶቡስ ሰፍሬ አውቃለሁ አሁን ለምሳሌ ታክሲ ብዙ ጊዜ በሞይነርቦት ጊዜ እነዚህ ትናንሽ ሚኒባሶች ማለት ነው፤ በትልቁ የህዝብ ማመላለሻ ላይ እጠቀማለሁ፤ ምክንያቱም ያው ወደ ስራ የሚሄድ ከሆነ ወይ አስፈላጊ ነገሮችን ጉዳይ ለማስፈፀም፣ ከሆነ ስለምቸኩል በእነዚህ ባሶች ይጠቀማሉ ምንድነው እነሱ እስኪሞሉ መጠበቁ እንደዚህ አይነት ነገሮች ነው ችግሩ እንጂ ባስ መጠቀም ጥሩ ነው እና እጠቀማለሁ የህዝብ መመላለሻ ባሶች።

የምንነሳበት ሰዓት ብዙ ጊዜ ያው ልጆቼም ተማሪዎች ስለሆኑ ብዙ ጊዜ ከአስር አስራ ሁለት ሰዓት ወይ አስራ አንድ ሰዓት ተኩል አከባቢ እነሳለሁ። ለማብሰል ማለት ነው ከዚያ በኋላ ደግሞ ያለው ሰዓት በአግባቡ ያው ለልጆቼን ምግቡን አብስዬ ቁርስ ሰጥቼ የተረፈውን ምሳቃቸው ላይ ቋጥሬ የትምህርት ቤት ሰዓት ሲደርስ ወደ ትምህርት ቤታችን ይሄዳሉ ማለት ነው። እና እኔ የምነሳው ብዙ ጊዜ የምጠቀምበት ሰዓት። አስራ ሁለት ሰዓት ከአስራ አንድ ሰዓት ተኩል እስከ አስራ ሁለት ሰዓት የሚለው ማለት ነው

እኔ በጣም የምወደው ምግብ እንደው ስጋ በጣም እወዳለሁ። ስለእውነቱ ግን አንዳንድ ግዜ ያዉደግሞ ሲሰለቻልና እንደ ሽሮ ጎመን ምናምን የመሳሰሉ አይነቶችን ብዙ እመገባለሁ። ግን አብዛኛው ጊዜ ከምጠቀማቸው ነገሮች እንደዚህ ስጋ ሊሆን ይችላል ሽሮም ሊሆን ይችላል። እንደዚህ በጾም ጊዜ በጾም ወቅት ደግሞ ያው ብዙ ጊዜ ሽሮ ነገዎችንና ጎመና ጎመኖችን እንደዚህ እጠቀማለሁና። በጣም ከምወደው ምግብ ብዬ የማስበው እንግዲህ ያው ስጋ በሚለው ቢያዝልኝ ደስ ይለኛል

እኔ ሁሉም በዓል ኧ በዓላት እወዳለሁ። ግን በተለይ የትኛው ትወጃለሽ ከተባልኩ ደሞ ያው የፋሲካን ብያለሁ ከዚህ ቀደም በተጠየኩት ጥያቄ ላይ የፋሲካን ጾማቶቹ የጌታን ኢየሱስ ክርስቶስ መነሳቱን ብዙ ነገሮችን ሃይማኖታዊ ቱፊቶችን የያዘ ነገር ስለሆነ የፋሲካ በዓልን እኔ በተለየ ሁኔታ በተለየ ስሜት ነው እምወደው ማለት ነው። ኧ ሁሉም በዓላት ደስ እሚል የየራሳቸው ገጽታ አላቸው ለምሳሌ አዲስ አመትም ደስ የሚል ገጽታ አለው። የዘመን መለወጫ ስለሆነ ግን እኔ ኦ አብዛኛው ጊዜ ኧ በ በጾም ፁመህም ስለምትቆይ በጾም ወቅት ያለው ነገርም ሂደቱም ኧ መጨረሻ ላይ ያለውን የ ኢየሱስ ክርስቶስ ከሞት የተነሳበትን ምናምን ብዙ ነገሮቹ የፋሲካ በዓል ለእኔ እጅግ በጣም ደስ ይለኛል

ወደ ገበያ አንዳንድ ጊዜ የሰፈር ገበያ የሚባልም አለ ግን ዋናው ገበያ ሰንደይ በቅዳሜና እሁድ የሚደረጉ ገበያዎች ላይ ነው የማዘወትረው። በሳምንት አንድ ጊዜ ልሄድ እችላው ወይ ቅዳሜ ወይ እሁድ ማለት ነው። ግን አንዳንድ ጊዜ ጥቃቅን ነገሮችን ለመፈለግ በሰፈር በሚገኙ ጉልቶች እንደዚህ መሸጫዎች ላይ ከሂጄ ገዝቼ አውቃለሁ። ብዙ ጊዜ ግን በሳምንት አንድ ጊዜ የሚለውን ነው የምትጠቀመው ገበያ የምሄደው ማለት ነው። በዋናነት በቃ አስፈላጊ ነገሮች ለመግዛት። በሳምንት አንድ ጊዜ ነው የሚሄደው።

እኔ ስራየን በጣም እወደዋለሁ። ልጆቼን ነው በቤቱ የማሳድግ። ና በማደርጋቸው ነገሮች እያንዳንዳቸው ነገሮች በጣም እጅግ ደስተኛ ሆኘ ነው የማደርጋቸው። ለልጆቼን በማምሳሌ እመባምሳሌ ለልጆቼን ልብሳቸውን ገላቸውን በማጠብ- ያለው አጠቃላይ ንጽህና በመጠበቅ ላይ ዙሪያ :ፀጉራችን በመስራት: አጠቃላይ የሚመገቡት ምግቦችን በማብሰል እና ስራዬን ስሰራ እየወደድኩትን ነው የምሰራው። ለወደፊትም እየወደድኩትን ነው የምሰራው። አሁንም ባለውበት ደረጃ ላይ ልጆቼን ከኬር ማድረግ ማሳደግ ላይ ስለሆንኩ- ስራዬን በደንብ አድርጌ ወድጄ ነው የምሰራው ማለት ነው።

ሰዎችን እኔ እንጂ ሰዎችን በአይን እመለከታለሁ። ለምን አዎ ከምን የሚባል አለ ጊዜ አይን ሰውን ማንበብ ትችላለህ ከሰው አይን ብዙ ነገሮችን ማንበብ ትችላለህ። ከፊታቸው ገጽታ ከፊታቸው ከአይናቸው የሚያደርጉት እንቅስቃሴ ብዙ ነገር መመልከት ትችላልና። ሰዎችን ተመልክቼ አውቃለሁ በደንብ አድርጌ በምን ሁኔታ ነው ሰው እያናገረ ያለው ብዙ ነገር ማንበብ ትችላለህ። እና ተመልክቼ አውቃለሁ በደንብ

ቅሬታዎች እኔ የማስተናግድበትን መንገድ ያው በአዎንታዊ አሉታዊ መንገዶች ቅሬታዎች በሚቀርቡበት የራሴ ስህተት ከሆነ በ በሚመጣው ነገር እኔ ጥያቄን በትክክል እመልሳለሁ። ቅሬታዎቼንም ለሚቀርብብኝ ቅሬታ ደግሞ በደንብ አድርጌ ነው የምልመልሰው ማለት ነው ምክንያቱም የራሴ ስህተት እስከሆነ ድረስ እቀበላለሁ ማለት ነው። ደግሞ በአሉታዊ የሆነ ነገር ደግሞ ባልሆነ ነገሮች ሰውም ደግሞ እንደዚህ ቅሬታ ሲቀርብብኝ ደግሞ እኔ ደግሞ በተቀራኒ ነው የምመልሰው ማለት ነው

እኔ በጣም ነው የማስውበው በተቻለ መጠን ባለኝ ነገር ባለኝ ነገር አሳምሬ ነው የማስውበው በጽዳት ማለት ነው። እንደዚህ ደግሞ አመት በአመት በመጣው በዲኮር እንደን ጊዜ ራሴ ልጆችን በሚሰሩት ዲኮሮች ነገሮችን ለልደትም ሆነን አንዳንድ ፕሮግራሞችን በደንብ አድርጌ ነው የማስበው ማለት ነው። እና ቤትም ማስዋብ ደግሞ አንዳንድ ጊዜ ለውስጥህ የሚሰጥህ እርካታ አለው። ቤቱን ጽድት ብሎ ይ በቃ ለየት ያለ ነገር ስታደርግ ሰላም ይሰጥሃልና። ቤቴም በደንብ አድርጌ ነው የማስበው ማለት ነው

እኔ በልጅነቴ የኖርኩበት ቤት እጅግ በጣም ደስ የሚልና በቃ ጥብብ ያለ ሆኖ ግን ደስ በሚል ቤተሰብ ደስ በሚል ጊዜ ነበረ በልጅነቴ ያደኩት? ምንድነው እኔ እያደግክ ስትመጣና በልጅነት ያለው ነገር ደግሞ ልዩነቱ በቃ የልጅነት ያሳለፍኳቸው ትዉስታዎች ደስ የሚል ሁኔታ የቤትህን አኗኗርህን ጨዋታህን ሁሉን ነገር ነው የሚያስታውስህና። እኔ በልጅነቴ የነበርኩበት መኖሪያ ቤት እጅግ በጣም ደስተኛ ሆኜ ነበር የምኖርበት ማለት ነው

እኔ የምወደው ፍራፍሬ ሙዝ ነው ብዙ ጊዜ ሙዝ እንደዚህ እጠቀማለሁ ብዙ ፍራፍሬዎች እጠቀማለሁ ነገር ግን አብዛኛው ዘውትር የምትጠቀመው ነገር ከምወዳቸው የፍራፍሬ አይነቶች መካከል አንዱ ሙዝ ነውና ብዙ ጊዜ የምጠቀመው ያው ሙዝ ነው በሚል ይሆናል ማለት ነው። ምንድነው? ሙዝ አንዳንድ ጊዜ ለሰውነታችን ጥንካሬም ጥሩ ስለሆነ እሱን እጠቀማለሁ ማለት ነው።

በጣም እወዳለሁ እንደውም ብዙ ጊዜ እንደዚህ ሩዝ ከፓስታ ከሞከረን ይልቅ እንደውም እኔ በጣም ልወደው የምችል ከእነዚህ መሃል አንዱ ሩዝ ነው። ሩዝ በጣም በደንብ አድርጌ በከሮት ወይም በጎመን እንደዚህ በተለያዩ በቆስጣ ምናምን ጠብሼ እሰራቸዋለሁ። እና ሩዝ ለመስራት በጣም ነው ደስ የምለኝ እኔም የምመገበው በጣም እየወደድኩት ነው የምመገበውና ልጆችም ስለሚወዱት ብዙ ጊዜ አበስላለሁ። እጠቀማለሁ ማለት ነው። ቤት ውስጥ በደንብ አድርጌ ነው የሚጠቀመው እወደዋለሁ።

ኮምፒውተር መጠቀም እኔ ብዙ አልችልም ሙሉ በሙሉ ግን አንዳንድ ነገሮችን መረጃ ለመውጣት ምናምን እንደዚህ ነገሮችን እሞክራለሁ ማለት ነው። እንጂ ኮምፒውተር እንደዚህ በደንብ እጠቀማለሁ የምልሰው አይደለሁም አልችልበትም። ብዙ ግን አንዳንድ ጊዜ የሆነ ነገሮች ፋይሎች ለማውጣት እንደዚህ እሞክራለሁ ማለት ነው። እና ይሄን የምጠቀምበት ብቻ እንጂ ኮምፒውተር እንደዚህ በደንብ አድርጌ ልምድ የለኝም። ለወደፊቱም ግን በደንብ ለመልመድ እሞክራለሁ ማለት ነው።

ቅርጫት አለ ያው ቆሻሻ ማስወግድበት ቅርጫት ስለሆነ ቅርጫት ላይ ስለሆነ ቅርጫት ሻወር ቤት የሚገመጥ ቅርጫት አለኝ ምክንያቱም ቆሻሻ ደርቅ ቆሻሻዎችን ተጠቅመን እዛ ነው የምንጥልበት ማለት ነው። እንደዚህ እና ቅርጫቱ ደግሞ ያው ቆሻሻ እንዳይሆንብህ ባከባቢ እንዳይቆሽሽብህ እንደዚህ ቆሻሻዎችን ሰብስበህ በአንድ ቦታ ለማስቀመጥ የሚያገለግል ስለሆነ በቤቴ ውስጥ ቅርጫት አለ ማለት ነው

ዝናብ ሲዘንብ እኔ ብዙ ጊዜ ያው አስምም ስለሚያመኝ። ብዙ ጊዜ ዝናብ ሲዘንብ ዝናብ በሚዘንብበት ወቅት ላይም ኦፈር ያሉ ልብሶች፣ ጃንጥላ ነገሮች፣ እንደዚህ ጃኬት ኮፍያ ያላቸው ነገሮች ነው የምጠቀመው። ምክንያቱም ትንሽ ቅዝቃዜውን በጣም ሲያገኘኝ ለአስምም የአስም በሽተኛ ስለሆንኩ ለዛ ስለሚዳርገኝ እጅግ በጥንቃቄ ነው የምለብሰው። እና ዝናብ ሲዘምብ ወይ ደግሞ ልተኛም እችላለሁ ብዙ ጊዜ። እንቅልፍ እንደዚህ ደስ ይለኛል እየዘነበ ዝናብ መተኛት ደስ ይለኛል። እና እንቅልፍ ልተኛም እችላለሁ፤

አዎ ማንቂያ በመንቂያ ሰዓት እኔ እንትን እንኳን አላርም ማንቂያ እንኳን አልጠቀምም ብዙ ጊዜ። ምንድነው ራሴ ልክ እንደ አላርም ራሱ ነው የሚቀሰቅሰኝ ይሄንን ልምድ ስላለኝ። ጠዋት ላይ እንደዚያም አምሽቼ ብተኛ እንኳን ብዙ ጊዜ ልክ ሰዓት ሲደርስ እንደ ጠዋት ላይ ራሴን አስቤ የምነሳ እንጂ እንደዚህ አላርም እንኳን ሞልቼ አላውቅም በአላርም ተጠቅሜ አላውቅም። ማንቂያ ደወሎች እንደዚህ ማንቂያ ሰዓትም የለኝም። ግን ራሴ ራሴ ልክ ሰዓት ስድርስ ብሎ ራሴን ይቀሰቅሰኛል አክንቅልፌ ተነስቼ ከዛ በኋላ ለልጆቼን አበስላለሁ ማለት ነው

እኔ ብዙ ጊዜ ስራ የለኝም ብዬሃለሁ ቤት ውስጥ ነው የማሳልፈው ብዬሀለሁ። ለስራ ጉዞ አድርጌ አላውቅም ግን ያው አንዳንድ ጊዜ ነገሮችን እንትን ለማለት የስራ ጉዞ ባይኖረኝም እንኳን ቤተሰብ ጥየቃ ወይ የሆነ ከቦታ ቦታ እንደዚህ ተንቀሳክሼ ነው የማውቀው እንጂ። ስራ ሀላፊነትም ሆነ የስራ እንትን ስለሌለኝ ስራ ስለሌለኝ በስራ ቦታ ላይ ብዙ ጊዜ እንደዚህ ስራ ስለሌለኝ ስለማልገባ እቤት ውስጥ ስለማሳልፍ። ለስራ ተጉዤ አላውቅም

በልጅነት የምዘክረው ወይ የማስታውሰው ነገር ምንድነው? ዝናብ ሲዘንብ በልጅነታችን እንደዚህ የወጣነው ውሃው የምንጨባርቅበት በቃ ዝናብ የዘነበብን በላይ ያቺን ስንዝናና ስንጫወት ምንም እኛ ብርዱ ምናምን ልጅነት ስላለ ምንም ሳይሰማን ብርዱ ሳይገድበን በልጅነታችን ይሄ ውሃው እንደዚህ የምንጫወትበት በጣም ለኔ በልዩ ትውስታ ነው የማስተውሰው። ክረምት ወቅት ላይ በሚዘንብበት ጊዜ ማለት ነው እና ዝናብ ሲዘንብ ውሃ እንቅዳለን እያልን ነው የምንበሰብሰው ማለት ነው

ግምገማ እኔ ስራ የለኝም ብዬ አለው ያው የቤት እኔ ቤት ነው የማሳልፈው ከልጆቼ ጋር። የስራ ግምገማም ሆነ እንደዚህ ተገምግሜ ሆነ ግምግሜ አላውቅም የስራ ግምገማ ላይ እንደዚህ ተሳትፌ አላውቅም። ምክንያቱም ያቤት እመቤት እመቤቴን ብያለሁ የመንግስት ሰራተኛም ሆነ የግል ሰራተኛ አይደለሁም። እና በዛ መንገድ ነው እኔ የቤቴ ያለው ነገር ካልሆነ በስተቀር። የስራው ግምገማ ተደርጎልኝ አያውቅም። ስለዚህ አላውቅም ማለት ነው።

እኔ አለቃ የለኝም ምክንያቱ ያው አሁን እንደጠቀስኩት ቤት ነው የማሳልፈው ብያለሁ ከልጆቼ ጋር እና የስራ ሰው ስላልሆንኩ ለጊዜው የስራ ሰው ማለት የመንግስት ሰራተኛም ሆነ በግል ስራዎች የተሰማራው ሰው ስላልሆንኩ አጋጣሚ ሆኖ ቤት ውስጥ ልጆቼን የማሳድግ እናት ነኝ እና እና አለቃ ጋር ያለኝ ነገር ምንም ነገር የለኝም ማለት ነው ስለዚህ አለቃ የለኝም ነው። በአጭሩ

ገንፎ ትበላለህ? አዎ ገንፎ በጣም ነው የምወደው እንደውም ብዙ ጊዜ አዘውትሬ ከምጠቀማቸው ነገሮች ልጆቼም ስለሚወዷቸው። ግንፎ በጣም ለሰውነትም ለገንቢ ምግቦቹም ባዶ ሲተቀላቀለ ከቦቆሎ ከገብስ ከስንዴ እንደዚሁ ከጤፍዬ ተቀላቀለ ስለሆነ ለሰውነት ገንቢ ከሚባሉ ምግቦች ናቸውና ጠንካራ የሚያደርጉ ናቸውና እኔ በጣም ነው የምጠገመው ገንፎ። ብዙ ጊዜ ወይ መክሰስ ሰዓት ላይ እና ለዚያ ደግሞ የጧት ቁርስ ላይ እንደዚህ በተለይ በቅዳሜና እሁድ ላይ እጠቀማለሁ። ማለት ነው

አዎ ሰዎች አስተያየት ልትቀበል ትችላለህ በአዎንታዊ መሆኑ ባሉታዊ። አስተያየት መቀበል ደግሞ ነውርነት አይደለም ምንም አይነት አይደለም አስተያየት መቀበል ለወደፊቱ ህይወትህ ማስተካከያ ሊሆን ስለሚችል ሰዎች አስተያየት ሲሰጡኝ ልቀበል ይችላል ግን በአልሆነ መንገድ አንዳንድ ጊዜ በእኛ ርሶዎች በሚፈልጉበት መንገድ ሲሆን ደግሞ ምናልባት ኔጌቲቭ የሆነ ነገር ደግሞ ከሆነ ሀሳቡን ላትቀበል ትችላለህግን አስተያየት መቀበል ትልቅነት ነውና እኔ አስተያየት ብትቀበል ደስ ይለኛል፤ በ ግን በአዎንታዊ ነገር እንጂ ባሉታዊ መንገድም ቢሆን እቀበላለሁ ግን ያልሆኑ ነገሮች እንደዚህ ከሆኑ ብቻ ነው እኔ መቃወም የሚችልና አስተያየት ተቀብዬ አውቃለሁ

ልጆቼ የልጆቼም ሆነ የባለቤቴም ሆነ የኛ ልብሶች በስነ ስርዓት በቁም ሳጥን በሚባል የልብስ ማስቀመጫ ሳጥን ላይ በስነ ስርዓት ታጥፎ የተቀመጡ ናቸው ማለት ነው። እንደዚህ ልብስ በማጥባቸው ሰዓታት ልብሱን በስነ ስርዓት አጥፌ ከተገለገልን በኋላ የቆሸሹ ልብሶች በባስኬት የሚባሉ ማጠራቀሚያ እናደርጋለን። ከዛ በኋላ ያለውን በስነ ስርዓት ነው። ልብሶቻችንን በስነ ስርዓት ነው የምናስቀምጣቸው ማለት ነው።

ብዙ ጊዜ ጠዋት እምመገበው ምግብ ቢኖር መኮረኒ ፓስታ እንኳን አልወድም። ግን እንደዚህ አብዛኛው ልመገባቸው ከሚችሉ ነገሮች አንዱ። ምናልባት ምናልባት በቃ ብዙ ጊዜ ከምመገበው ሽሮ ይሻለኛል እንደዚህ ፓስታ መኮረኒ ሊጣሊጥ ነገር እንደዚህ ብዙ አይመችኝም። ብዙ ጊዜ የሚመቸኝ ብዙ ጊዜ የሚመቸኝ እንደ ሽሮ ክክ ምናምን እንደዚህ ወጣ ወጣ በእንጀራ የሚባሉ ነገሮች ነው የሚመቸኝ። እና እንጀራ ነክ ነገሮች ነው የምወደው። ወይ ዳቦም ሊሆን ይችላል እንደዚህ ዳቦም አንዳንድ ጊዜ በሻይ ሳይሆን በሆነ ነገር በስልስም ሆነ በአንዳንድ ወጦች እበላለሁ።

አዎ የለፍቃል እጠቀማለሁ ምክንያቱ ያው ልጆችን ልጆችን ስልክ እንደዚህ ስለሚነካኩብኝ የይለፍ ቃል እጠቀማለሁ። የለፍ ቃል ስጠቀም ምንድነው ልጆች እየነካኩ አስፈላጊ መረጃዎች እንዳይጠፉብኝ ስለምፈልግ። እንደዚህ በፓስዎርድ በይልፍ ጋር ላይ እዘጋዋለሁ እንዳይከፍቱት ማለት ነው። እና አስፈላጊ ነገር ሲኖር ነው እኔ ራሴን ከፍቼ የምጠቀምበት እንጂ። የለፍ ቃል ብዙ ጥቅሞች አሉት ከእነሱ መሃል እንደውም ልጆች ከመክፈት ሌላ ሰዎች መረጃ ከራስ ለመውሰድ ሲፈልጉ የለፍ ቃል ካለው ካንተ ከሚወጡ መረጃዎቹ ይቆጠባል ማለት ነው። መክፈትም አይችልም ማለት ነው። እና እኔ ይለፍቃል በደንብ አድርጌ ነው የምጠቀመው።

አዎ በአካባቢ በአሁን ባለውበት አካባቢ ድልድይ አለ እንደዚህ ወደ ቤተክርስቲያን የምንሄድ ወደ ገበያም ለመሄድ እንደዚህ አንዳንድ ጊዜ ወደ ተለያዩ ላይ ቦታዎች ለመሄድ ድልድይ አለ መሻገሪያ ማለት ነው እንደዚህ ወንዝ አካባቢ ስላ ለውበት ማለት ነው። እና ድልድይ መኖር ደግሞ ጥቅሙ ምንድነው? በድልድዩ መኪና ማነው እንትን በምንልበት ጊዜ ላይ መሻገር ውሃውን ሊሞላብን ስለሚችል እንደዚህ አስፈላጊ ያልሆኑ የወንዞች ላይ ስትሻገር ደግሞ ብዙ ጊዜ ሽታ ነግሮች አሉና እና ድልድዩ መኖር ጥቅም ስላለው። በኔ ባለሁበት አካባቢ ድልድይ ስላለ በዛ ነው የምጠቀመው ማለት ነው።

በተፈጥሮ ውስጥ በጣም መራመድ የምወድ ሰው ነኝ እንደውም ተፈጥሮ ያስደንቆኛል ብዙ ነገር ጥበብን ብዙ ነገር ተፈጥሮ እንደውም በጣም በተለየ ሁኔታ ነው የማደንቀው። እኔ ዛፎች ብዙ ነገሮችን በጣም አደንቃለሁና በዛ ቦታ ላይ መራመድ መሄድም ሆነ ማሰብ ምናምን እወዳለሁ በጣም ነው ተፈጥሮ የማደንቅ ከሚያደንቁ ሰዎችም አንዷ ነኝ። እና ተፈጥሮ ደግሞ የተለየ እንትን አለው ምክንያቱም ተፈጥሮ ነውና የተለየ በቃ ከሰው ሰራሹ የተፈጥሮ የተለየ ውበት ስላለው እኔ የተፈጥሮ አድናቂም ነኝ። በዛም ምራመድ ሰው ነኝና እወዳለሁ በጣም

አሁን ቴክኖሎጂ ከፈራቸው ነገሮችን አዳዲስ ሙከራዎችን መማር ማወቅ እንፈልጋለን፤ ምክንያቱም ግእዝ ጊዜው ዘመኑም የቴክኖሎጂ በመሆኑ ብዙ ነገሮች ማወቅ እፈልጋለሁ ስፔሻሊ አሁን በአዲስ ነው ያሉት ያሉ አፕሊኬሽኖች ብዙ ነገር በቃ እና ብዙ ነገር ማዕቀም ጥሩ ነውና አዳዲስ ነገር መሞከርም እንደዚህ ያስተሳሰተኛና መማርም እፈልጋለሁ፤ ለወደፊትም እማራለሁ አምባለሁበት ለጊዜው ከልጆቼ ጋር ጊዜ ባሳልፍም ትንሽ እድገታቸው ሲጨምር ወንድ እነዚህ አይነት ነገሮችን መስራት ስለምፈልግ መማር እፈልጋለሁ ማለት ነው።

በመስኮት ጎን ላይ መቀመጥ እንኳን ብዙ አልወድም። እንደዚህ መስኮት ጎን ላይ ተቀምጬ አላውቅም ብዙ ጊዜ ሶፋዉም ያለው ወደዚህ አካባቢ ስለሆነ እንደዚህ አስቤውም እንደዛ በዛ ጎን ላይ ተቀምጬ አላውቅም። ወማዬ ምናልባት ወደ ውጭ አካባቢ እንደዚህ በበራፍ ላይ ካልሆነ መስተቀር። በመስኮት በኩል። ተቀምጬ አላውቅም ብዙ ጊዜ እንደውም ምንድነው? መስኮት ክፍት አደርጋለሁ ግን ወደዛ አካባቢ ንፋስ እንዲገባ ብቻ ነው ሞስኮትን ከፍቼ ምመጣ እንጂ። ወደዛ አካባቢ መቀመጫ አድርጌ ተቀምጬ አላውቅም።

የሙዚቃ መሳሪያ አዎ ሞክሬ አውቃለሁ ምንድነው? እኔ ባደኩበት በነበሩበት ልጆች ነበሩ የዛ ሰው ቤት ዘመድ ምናምን ይዞ የሚመጡ የሙዚቃ መሳራዎች እና በሚያመጡትም የሳክስፎን እንደዚህ ፒያኖ ምናምን ነበርና። አዎ ፒያኖን እንደዚህ ሲነካኩ ስለማይኝ እኔም አንዳንድ ጊዜ እነሱ ወጣ ባሉበት ጊዜ እሞክራለሁ ማለት ነው። የሙዚቃ ሙሳሪያ መጫወት ደስ ስለሚያስደስተኝ እሞክረው ነበረ። ትንሽ ተላማምጄም ነበር በራሴ ጥረት ማለት ነው።

የመጀመሪያ ምግብ ምንድነው? ዛሬ በዓልም አይደለም ከሰነበተ በዓላት ወቅት ስለነበረ። የገናን በዓል አስመልክቶ ያው የቅርጫ ስጋ ይባላልና እሱ በቤት ውስጥ አስገብቼ ስለነበረ። ያው ስጋ ነው ሰሙኑን ጾሙ እስክ ዕራብ ና አርብ እስክደርስ ደሞ ያው ስጋ ነው። ዛሬም የበላሁት እና የመጀመሪያ ምግቤን የነበሩ ስጋ ነው ማለት ነው። እና ስጋም ስለምወድም እስካሁን አለቀኩትም እንግዲህ ሮብና አርብ ሲመጣ ብቻ ነው ልተው የምችለው

አዎ በእጅ የሚሰራ ስራ አደርጋለሁ። ምክንያቱም እኔ ራሴን በራሴ ኑሮ በልጅነቴ የጨል የሚባለው አለ አይደል እነዚህ እንትኖች ድቃቅ ጨል ነገሮች ማዚያ ላይ የሚደረገው አንዳንድ ጋር ማጌጫዎች እቃዎች ላይ የሚደረጉ ጌጦች አሉና። እነሱን ራሴን እጄ ላይ የእጅ እንትን ስራ ነበረ የእጅ እንደዚህ አምባር ነገር የሚመስል ማለት ነው እና እጠቀም ነበረና። የእጅ ስራ ማደንቃለሁ እወዳለሁምና እጠቀም ነበረ። ራሴ በምሰራው ራሱ ኢቭን ከገበያም አቃለሁ ግን ራሴ የሰራሁት ራሱ አድርግ ነበረ በወቅቱ

ጎዶም ይችል መክሰስ ላይ ብዙ ጊዜ ገንፎ ቢሆን ደስ ይለኛል ብዙ ጊዜ መክሰስ ላይ እንደዚህ የብርድ ሰዓትም ስለሆነ መክሰስ መክሰስ ላይ ገንፎ ቢበላ ለእኔ ደስ ይለኛልና። ላዘወትረው የምችለውም እሱ ነውና መክሰስ ላይ ብዙ ጊዜ እንደውም እንደዚህ መክሰስ እንኳን እንደዚህ ሰፍ ብዬ ብዙ ጊዜ የምበላ ሰው አይደለሁም ግን እንደው በአገኘሁት አጋጣሚ ለመብላት ስፈልግ ግን ገንፎ ብበላ ደስ ይለኛል እኔ የምወደውን እሱ ስለሆነ ማለት ነው። እና ገንፎ እኔ በጣም ነው የምወደው ማለት ነው

መብራት በሚቋረጥበት ሰዓት እኔ የማደርገው ሻማ እጠቀማለሁ ብዙ ጊዜ በገጠር አካባቢ ሶላር የሚባል አለ ቤቶቼ ላይ ባሉበት ማለት ነው። ግን እኔ የምጠቀመው ሶላር ማለት ለማውራት ያህል በፀሀይ ብርሃን እንደዚህ ውጭ አድርገህ በፀሀይ ብርሃን የሚሰበስም ሀይል መብራት ማለት ነው። ወይም እንደዚህ አንዳንድ ጊዜ መብራት ላይ አምፖል ላይ የሚሰበሰቡ እንትኖች አሉ ላይት የሚሰበስቡ አሉና እነሱም ልጠቀም እችላለሁ። ግን ብዙ ጊዜ እኔን መብራት ሲቋረጥብን በቤታችን ውስጥ ሻማ ነው የምትጠቀመው ማለት ነው

ቤታችን ውስጥ የሚከበሩ በዓላት ብዙ በዓላት አሉ ግን ከነዛው ውስጥ የክርስቲና ሊሆን ይችላል? ወይ የጥምቀት በዓል እንደዚህ ቤተሰብ ከቤተሰብ ጋር ተጠራርተህ የምትሳልፋቸው ብዙ ነገሮች አሉ። እና እኔ ከነዛ ከቤተሰብ ጋር የማሳልፋቸው በኋላ አንዱ የክርስትና የልጆች ክርስትና ሊሆን ይችላል። ወይ የልጆች ልደት ሊሆን ይችላል። ወይ በዓላት እንደዚህ አመታዊ ክብረ በዓላት የምንላቸው ፋሲካን ገናንና እንቁጣጣሽን የመሳሰሉትን ነገሮች ለማክበር ቤተሰብ ጋር እንደዚህ ተጠራርተህ በዓላትን ታከብራለህና። ብዙ ጊዜ እኔ ይሄንን ባላት ሳከብር ከቤተሰብ ጋር በእንደዚህ አይነት ሁኔታ ነው የማከብረው

ስለ ፀጉርህ ተንከባክበህ ታ መንከባከብ ትወዳለህ? አዎ ፀጉር መንከባከብ እንደውም እኔ ብዙ ጊዜ ሰዓት የለኝም ከልጆች ጋር ጊዜ ስለማሳልፍ ነው። እንጂ ትንሽ በማርፍባት ደግሞ ማረፍ ወደ ማረፉ ነው የማደላ እንጂ ፀጉሬን መንከባከብ በጣም ነው የምወደው። እንደውም በጣም ነበር የምንከባከብ የነበረው። አሁን ግን ትንሽ ያው ልጆች ጋርም ስለማሳልፍ። አንዳንድ ጊዜ ሳ አለመመቸት ስለሚኖር። እንደዚህ በአግባቡ ቶሎ ቶሎ አላበጥርም። ግን አስተካክለዋለሁ ከዚህ በኋላ ለማበጠር እሞክራለሁ። ባለኝ ነገር ግን ለማንከባከብ እሞክራለሁ ማለት ነው